የምትወደው ቁጥር ስንት ነው? የምትወደው እያሉ አስር ቁጥር እወዳለሁ አስር ቁጥር በጣም ደስ ይለኛል። እኔ አላውቅም ምክንያቱም ምን እንደሆነ። እና አስር ቁጥር ብዙን ጊዜ በጣም ያስደስተኛል ያው ሁለት ቁጥር ነው ብዬ ስለማምን። አስር ቁጥር እኔ በጣም ላይ ችለኛል። ስለዚህ እንዳተቃረገ ስትወስደው የምትወደው ቁጥር ስንት ነው? ለሚለው ጥያቄ የኔ መልስ የሚሆነው አስር ቁጥር ነው። ምክንያቱም አስር ቁጥርን ከልጅነቴ ጀምሮ በጣም ስለምወደው ማለት ነው

በተፈጥሮ ውስጥ መራመድ ትወዳለህ ወይ? ለሚለው ጥያቄ ያው በተፈጥሮ ዉስጥ መራመድ እወዳለሁ በጣም እወዳለሁ ምክንያቱም በተፈጥሮ ውስጥ መራመድ ስለምወድ በተረፈ ተፈጥሮ ውስጥ መራመድ በጣም ጥሩ ስሜት ይሰጠኛል እና በዛ ምክንያት በተፈጥሮ ውስጥ መራመድ እወዳለሁ ተፈጥሮን ስለማደንቅ አጠቃላይ የተፈጥሮ ሁኔታ ያሰባበት የተፈጥሮ ሁኔታ በጣም ስለሚያስደስተኝ እና ስለሚያረካኝ በተፈጥሮ ውስጥ መራመድ እወዳለሁ ሁሉ ነገሬን በተፈጥሮ ውስጥ ባራምድ እና ብራመድ በጣም ደስ ይለኛል ስለዚህ በተፈጥሮ ውስጥ መራመድ ትወዳለህ ለሚለው ጥያቄ እኔ መልሴ የሚሆነው አዎ በተፈጥሮ ውስጥ መራመድ እወዳለው ነው።

መዘምር ትወዳለህ ብሎ የሚለው ጥያቄ እኔ መዘምር ብዙም አልወድም የመዘምር ልምድ የለኝም። ያው እንደዚህ በአጋጣሚ እኮ ነው እንጂ ሆም ብዬ ለመዘመር አስቤበትና አስቤ ዘምሬ አላውቅም። እና እንደ አጠቃላይ ስንወስደው መዘምር ትወዳለህ የመጀመሪያው አልወድም ብዙም ያው ስለማዘምር ማለት ነው። አልፎ አልፎ ትዝት ይዞት ያለው በልጅነቴ እዘምር ነበር። ከዛ ውጪ ግን መዘመር በዙም አልወድም። ስለዚህ መዘመር ትወዳለህ የሚለው ጥያቄ እኔ መልስ የሚሆነው መዘመር አልወድም ነው።

በእጅ የሚሰራ ስራ ታደርጋለሁ ለሚለው ጥያቄ በእጅ የሚሰራ ስራ አደርጋለሁ ብዙ ስራዎችን የምሰራው በእጅ ነው። ምክንያቱም ያው በእጅ በጣም ብዙ ስራዎችን መስራት ስለምንወድና በእጅ ግዴታ መስራት እንዲሁም ስለአለብኝ። እና ስለዚህ እንደ አጠቃላይ ስንወስደው በእጄ የሚሰራ ስራ በራሱ ጋር የሚያደርግ። ትላካዬን አዎ በእጅ የሚሰራ ስራ አደርጋለሁ የሚለው ነው። ምክንያቱም በእጅ የሚሰራ ስራ ስለማደርግ ማለት ነው።